ማታ በምን ሰዓት ትመገባለህ ይላል? ማታ ማታ ቋሚ የሆነ የመመገቢያ ሰዓት የለኝም። በእርግጥ ቋሚ ማለት በዚህ ሰዓት ብዬ ለምሳሌ ሁሌ በተመሳሳይ ሁለት ሰዓት ላልመገብ እችላለሁ ሁሌ በተመሳሳይ ሶስት ሰዓት ላልመገብ እችላለሁ አንዳንዴ ልፈጥን አንዳንዴ ልዘገይ እችላለሁ ያው ብዙ ጊዜ የምንመገበው ከቤተሰብ ጋር ከባለቤቴና ከልጄ ጋር አብረን ስለሆነ የኔ ውሳኔ ብቻ ላይሆን ይችላል ምግቡ ቶሎ ደረሰ ተዘጋጅቶ ለምሳሌ ምግቡ የሚዘጋጅበት ጊዜ ሊዘገይና ሊፈጥን ይችላል ማለት ነው አንዱ ምክንያት እሱ ነው። ሁለተኛ ደግሞ መክሰስ ከበላው ቶሎ ላልበላ እችላለሁ እራት እና ብዙ ጊዜ በአማካኝ በአማካኝ እራት የምበላው ሁለት ሰዓት አካባቢ ነው። ግን አንዳንዴ መክሰስ በልቼ ከሆነ ከሁለት ሰዓት ወደ ሁለት ሰዓት ተኩል ልገፋው እችላለሁ ሰአቱን ጊዜውን መክሰስ ካልበላው ደግሞ የረሃብ ስሜት የሚሰማኝ ከሆነ አንድ ሰዓት አካባቢ ልበላ እችላለሁ ግን ብዙ ጊዜ የተለመደው የራስ

የአትክልት ስራ ታደርጋለህ ወይ? አትክልት ስራ እንግዲህ ቦታ ቢኖር አትክልቶችን ለመስራት ቦታ ቢኖር እና አትክልቶችን ብንሰራ መልካም ነበረ እኔ እወዳለው። በግሌ ነገር ግን ምንኖረው ከተማ ውስጥ ስለሆነ ያለን ቦታ ደግሞ በጣም ትንሽ ነው። ሰፊ ቦታ የለንም ሰፊ ቦታ ቢኖርና አትክልቶችን ብንተክልና ብናሳድግ ለሽያጭም ለራሳችንም ስለሚጠቅመን ጥሩ ነበረ እኔ እወዳለሁ። በግሌ አትክልቶችን መትከል መንከባከብ ማሳደግ ከዛ ለራሳችን አገልግሎት አውሎ ደግሞ የተረፈውን ነገር ለገበያ ማቅረብ። መልካም ነገር ነው የሚያስደስት ነገር ነው። ነገር ግን ካለን የቦታ ችግር አንፃር ካለን የቦታ አቅርቦት ችግር አንፃር። አትክልቶችን አሁን ላይ አንሰራም ወይም የአትክልት ስራ አናደርግም አንሰራም ማለት ነው። መልሱ ይሄ ነው አመሰግናለሁ

ምን አይነት የሙቀት መጠን ትወዳለህ? ይላል እኔ በባህሪዬ ሙቀት ሲበዛ አልወድም ያው ማንኛውም ሰው እንደሚሆን እንደሚያደርገው በጣም ከፍተኛ ሙቀትም ሆነ በጣም ዝቅተኛ ሙቀት ለሰው ልጅ ጤና ጥሩ አይደለም። ነገር ግን በጣም ሙቀት ከሚበዛ ጤነኛ ሆኖ ፍረሽ ሆኖ እንዲቆይ ሁሉም ነገር ቀዝቃዛ ነገር ይመረጣል። በተለይ ቀዝቃዛ አካባቢ የሚኖሩ ሰዎች እንደሚታወቀው ቶሎ አያረጁም ይባላል። ጉልበተኛ ናቸው። ይባላል አርቆ አሳቢ ናቸው። ይባላል ሙቀት አካባቢ የሚኖሩ ሰዎች ደግሞ ቶሎ ያረጃሉ። አርቀው ማሰብ አይወዱም። አርቀው ማቀድ አይወዱም። ለአጭር ጊዜ ውስጥ ነው እቅዳቸው ለዛሬ ብቻ መኖር ይፈልጋሉ ምናምን ይባላል። ግን እኔ መካከለኛ ሙቀት በተለይ ሰላሳ ዲግሪ ሴንት ግሬድ አካባቢ ሃያ ዘጠኝ ዲግሪ ሴንት ሴንቲግሪድ አካባቢ ያለው ሙቀት ለኔ ተስማሚ ነው። እሱ ይመቸኛል የምመርጠውም እሱን ነው ማለት ነው

መጠበቅ ታግድ ነው ምናልባት መጠበቅ መጠበቅ ታግድ ነው የሚለው መጠበቅ ግዴታ ነው ለማለት ይመስለኛል። መጠበቅ ሰዎችን መጠበቅ እንደ ግዴታ ልንወስደው እንችላለን በተለይ ደግሞ ስራ ጋር በተገናኘ። ሰዎችን መጠበቅ ከሰዎች ጋር አብሮ መስራት ሰዎች ጋር አብሮ መሄድ አስፈላጊ ነው። ብዬ አምናለሁ

ሙዚየም መሄድ ትወዳለህ ወይ ለሚለው ጥያቄ? ሙዚየም እንግዲህ በተለይ ደግሞ ያለፉ ታሪኮችን የሀገራትን ያለፉ ታሪክ የነገስታትን ታሪኮች እንዲሁም በጣም ጥሩ ስራ የሰሩ የታላላቅ ሰዎችን ታሪክ መዝግቦ የሚይዝ የሚያሳይ የቅርሶችን ለሰዎች የሚያሳይ ቦታ ነው። እና እነዚህን ነገሮች መጎብኘት አንደኛ ያለፉ ነገስታት ሀገራችን ሀገሮችን እንዴት እንደሚመሩ ሀገሮችን በምን አይነት ጥበብ ችግሮችን በምን አይነት ጥበብ ማለፍ እንደሚችሉ ጠላትን በምን አይነት መንገድ መከላከል እንደሚችሉ። የሚያሳየን የሚያስተምረን ብዙ ነገሮችን ልናይ ስለምንችል ሙዚየም መሄድ መልካም ነው ብዬ አስባለሁ። ከዚህ በፊትም ሙዚየም የተለያዩ ቦታዎች ጋር ሙዚየም ሄጄ አውቃለሁ። እና በተለይ የነገስታትን ሲለብሷቸው የነበሩ ልብሶችን ሲጫሟቸው የነበሩ ጫማችን ሲያጌጡባቸው የነበሩ ወርቆችንና ሌሎች ማዕድናትን ሙዚየም ቦታ መሄድ እወዳለሁ

ስልክህን ምን ያክል ጊዜ ትሞላለህ ለሚለው? መልስ እንግዲህ የስልክ ባትሪ በየጊዜው ሊያልቅብን ይችላል በተለይ የመጠቀም አቅማችን ከፍተኛ ከሆነ ሙሉ ለሙሉ አሁን አሁን ከዘመናዊነት ጋር በተገናኘ እያንዳንዱ ስራ ከስልክ ጋር በተገናኘ ከስማርት ፎን ጋ በተገናኘ የሚሰሩ በመሆናቸው ሙሉ ለሙሉ ቀኑን ሙሉ በሚባል ሁኔታ ስልካችን ጋር የተገናኘ ስራ ነው የምንሰራው በዚህም ምክንያት የስልካችን ባትሪ ከሚጠበቀው ጊዜ በታች ነው የሚያልቀው ባትሪው ማለት ነው። ሶ በዚህ ምክንያት ጊዜው ቶሎ በአጭር ጊዜ ውስጥ ባትሪ ስለሚያልቅ ቶሎ ቶሎ ቻርጅ ማድረግ ወይም ቶሎ ቶሎ መሙላት ሊጠበቅብን ይችላል። ስለዚህ ቶሎ ቻርጅ እናደርጋለን እኔ በቀን አንድ ጊዜ ነው። ስልኬን የምሞለው አንድ ጊዜ እሞላዋለሁ ማታ ማታ ማለት ነው። በቀን አንድ ጊዜ እሞላለሁ ከዛ ቀን ሙሉ ስጠቀምበት እውላለሁ አያልቅም ይበቃኛል። ማታ አካባቢ አንድ ሃያ ፐርሰንት አንድ

ሳንደል ትለብሳለህ? ለሚለው ጥያቄ እንግዲህ የተለያዩ የአለባበስ አይነቶችን እወዳለሁ እጠቀማለሁ። በተለይ እኔ የምጠቀማቸው የአለባበስ አይነቶች ከላይ ሸሚዝ እና ከታች ጅንስ ሱሪ። ከውስጥ ደግሞ ጃፖኒ ነጭ ጃፖኒ ከዛ ከታች ኖርማል ነጭ ነጣ ያለ ጫማ እወዳለሁ። በዚህ መንገድ ነው እንጂ የሳንደል ልብስ አልጠቀምም አልለብስም

ሹራብ መስፋት ትችላለህ የሚለው እንግዲህ ሹራብ መስፋት የሚለው በሁለተኛው መንገድ ብናየው ደስ ይለኛል አንደኛው የተቀደደን ሹራብ መስፋት ሁለተኛው ደግሞ አዲስ ሹራብ በኪሮሽ መስፋት የሚለው የተቀደደን ሹራብ በመርፌ መስፋት እችላለሁ። ነገር ግን አዲስ በኪሮሽ የሚሰራውን እንትን አልችለውም። በዚህ መንገድ መልሷዋለሁ አመሰግናለሁ

ለምን ያህል ጊዜ በዚህ ስራ ሰርተሃል እንግዲህ ላለፉት አስር አስራ አንድ አመታት አካባቢ ድረስ በዚህ ሙያ ላይ ሰርቻለሁ። በዲግሪ ለሶስት አመት ማስተርስ ደግሞ በስምንት አመት አካባቢ ያክል ወይ ሰባት አመት አካባቢ ያክል ሰርቻለሁ። በዚህም አንድ አመት ራሱ የሰራው አይመስለኝም በጣም አጭር ጊዜ ይመስለኛል ነገር ግን ሰአቱን ጊዜውን ስቆጥረው በጣም ብዙ ጊዜ ነው። ጊዜው በጣም ይሮጣል ማለት ነው እና ለአስር አመት ኦር አካባቢ ያክል ሰርቻለሁ

የምትወደው አትክልት ምንድነው? እንግዲህ አትክልትና ፍራፍሬ እወዳለሁ እኔ በጣም ከስጋ ተዋጽኦ የበለጠ አትክልትና ፍራፍሬ በጣም ምወዳቸው ምግቦች ናቸው። ከአትክልቶች ደግሞ ከአትክልት ደግሞ ሰላጣ በጣም እወዳለሁ ሰላጣ በጣም ከምወዳቸው አትክልቶች መካከል ቀዳሚው ነው። አመሰግናለሁ።